ቤተሰብ ቢያንስ በቀን ሁለት ጊዜ ይሰባሰባል። የመጀመሪያው ጠዋት ላይ ነው ጠዋት ላይ ቁርስና ቡና ግድይ ነው። በዛ አጋጣሚ ይሰበሰባሉ ማለት ነው በጣም አስቸኳይ ወይም አሳሳቢ ጉዳይ ካልሆነ በስተቀር ተሰባስቦ ቡና ታይም ወይም ሻይ የሻይ ጊዜ አለ ማለት ነው። ከዛ ካጋጠመ ምሳ ላይ ነው ምሳ ላይ ሊገናኙ ሊሰባሰብ ይችላል። ምናልባት የዛን አጋጣሚ ዝቅተኛ ነው ማለት ነው የመገናኘት እንትናችሁ የስራ ሰዓት ስለሚሆን ሁሉም ስራ ቦታ ምሳ ሊበላ ይችላል። ሁለተኛውና አብዛኛውን ጊዜ የሚገናኙበት ደግሞ የእራት ሰዓት ነው። በዛ ጊዜ እራት ላይ ብዙ የሻይ ሰዓትም ይኖራል ብዙ ጨዋታም ይኖራል ብዙ መሰባሰብም ይኖራል ማለት ነው። እና እራት ላይ አብዛሀኛው ጊዜ ግዴታ ራት ላይ ይሰባሰባሉ ይወያያሉ የቀን ውሏቸውን ይጫወታሉ ልምዳቸውን ተግዳሮት በቀን ውሏቸው ያለውን ነገር ጩውውት ይኖራል ማለት ነው። በዛ የስብሰባ ታይም

በኋላ አዎ በጣም ችግር ሊፈጥር ይችላል። የመጀመሪያው የጤና ችግር ነው። ለምሳሌ አቧራ በአይነት ሊገባ ይችላል በጣም አቧራ በሚሆኑበት ሰዓት ያንን ደግሞ ንፋስ ሊቀሰቅሰው ስለሚችል በዛን ጊዜ ወደ አይን በመግባት የአይን ችግርን ሊያመጣ ይችላል ማለት ነው። አይናችን ቀይ እንዲሆን ያደርጋል። ለማየት ራሱ እስከዛ ድረስ የሚያደርስ ችግር። ሊያመጣ ይችላል። ሌላኛው ለጉንፋን ያጋልጣል አቧራ በሚሆንበት ሰዓት አቧራውን ሲሸተን ወይም በጉሮሮአችን ሲገባ ያ አቧራ ጉንፋን የሚባለውን በሽታ ሊያመጣ ስለሚችል በዚህ ምክንያት አይመቸኝም ማለት ነው። ሌላኛው እና የመጨረሻው ምንድን ነው? ለጥሩ አካባቢ አቧራ ከሆነ ጥሩ አይሆንም ለእይታ የሚደብር ይሆናል ማለት ነው። ጥሩ መንፈስ አይሰጥም ይልቅ ያ ከሚሆን አረንጓዴ ቢሆን አካባቢው እርጥበታማ ቢሆን ደስ የሚል መንፈስን ይሰጣል ማለት ነው። ስለዚህ በእነዚህ ምክንያቶች አቧራ ችግር ይፈጥርብኛል ማለት ነው

ዝናብ ሲዘንብ በአብዛኛው መተኛት እወዳለሁ እወዳለሁ ዝናብ በሚዘንብበት ሰዓት መተኛት በጣም ያስደስተኛል ማለት ነው። ሌላኛው ላደርገው የምችለው ነገር። የዝናብ ውሃዎች ወይም ጎርፎች ወደ ማሳ ወደ እርሻ ማሳ እንዲገቡ እነሱን ማመቻቸት ይሆናል ማለት ነው። እንደ ሰብሎች እድገትም ሆነ ወይንም ወደ ውሃ አቁር ውሃው ወይ የራሱ የሆነ የተዘጋጀለት ጉድጓድ ይኖራል ወደዛ ጉድጓድ እንዲገባ አደርጋለሁ ማለት ነው። እነዚህን ነገሮች ዝግጁ ከሆኑ ምናልባት ከዚህ በተጨማሪ ልተኛ እችላለሁ። መተኛት በጣም ያስደስተኛል አንዳንድ ጊዜ ደግሞ ፊልሞችንም ላይ እችላለሁ። እና በዛን ጊዜ በጣም ደስ ይለኛል እኔ ዝናብ ሲዘንብ በሚዘንብበ ወቅት በጣም ደስ ይለኛል። ስለዚህ ደስ የሚሉኝ ነገሮችን ደግሞ እዛ ሰዓት እጨምርበታለሁ ማለት ነው። ፊልም ማየት ሊሆን ይችላል መተኛት ሊሆን ይችላል። እነዚህ እነዚህን ነገሮችን ላደርግ እችላለሁ ማለት ነው

አዎ በተፈጥሮ ውስጥ በጣም መሄድ በእነሱ መራመድ እወዳለሁኝ በጣም ያስደስተኛል ማለት ነው። እና ተፈጥሮን ማየት አብዛኛው ሰው ልጅ ያስደስተዋል ብዬ አስባለሁኝ። አንደኛ ያዝናናሉ ጥሩ መንፈስ እንዲኖረን ያደርጋሉ። አእምሮአችን ፍሪ እንዲሆን ነፃ እንዲሆን ያደርጋሉ ማለት ነው። እና በጣም ደስ የሚል ነገር ነው። ተፈጥሮን እንድናውቅ ተፈጥሮን እንድናስብ እንድናስተነትን ያደርጋል እና በጣም ያስደንቃል ያስገርማል ማለት ነው። ተፋጥሮ በጣም ደስ የሚል ነገር አላቸውና በእነሱ ውስጥ መራመድ በተለይ አረንጓዴ ከሆነ ዛፎች አሉበት ወይንም ፍራፍሬዎች ያሉበት ከሆነ በጣም የሚያስደስት ነገር ነው ማለት ነው። በተፈጥሮ ውስጥ መራመድ

ነገሮችን በስርዓት አስቀምጣለሁኝ የተደራጀ በሆነ መልኩ በተቀናጀ መልኩ አስቀምጣለሁ ለየብቻ ለየብቻ ማለት ነው። ይሄም ጥቅሙ ምንድነው? በምንፈልግበት ሰዓት የሆኑ ነገሮችን በዛ የተደራጁ ከሆኑ እና በቡድን ከሆኑ ከዛ ውስጥ መፈለግ ይቻላል ማለት ነው በጣም ጥሩ ነገር ነው እንደዚህ ማድረግ ስራን ያቀላል። ነገሮች እንዳይበላሹ በስርዓት ተቀምጠው። በተራቸው ወይንም በመጠናቸው ሊሆን ይችላል ወይንም በተመሳሳይነታቸው። ስለዚህ በዛ መልኩ ማስቀመጥ በጣም ጥሩ ነገር ስለሆነ እኔም ይሄንን መንገድ እከተላለሁ ማለት ነው። በስርዓት አስቀምጣለሁ ማለት ነው።

ኮፍያ ማድረግ በአንዳንድ ጊዜ ጥሩ ነው። ያው ፀሀይ በሚሆንበት ጊዜ ጥሩ ቢሆንም እኔ ግን ማድረግ ከምወዱት ሰዎች አይደለሁም ወይም አልወድም ማለት ነው። ያም የሆነበት ምክንያት ምንድነው? አንዳንዴ ጊዜ ሙቀት በሚሆንበት ሰዓት ኮፍያ ስናደርግ ያኔ ትንሽ ለሙቀት ያጋልጥና ወደ በራነት ይሄዳል ማለት ነው። ፀጉርን ወደ ማጣት ስለሚወስድ ይበዝ ምክንያት ብዙ ተመራጭ አይደለም። ለኔ እና ማድረግ አልመርጥም ማለት ነው ወይም አልወድም ማለት ነው።

አህል መፍጨት ያው በሁለት አይነት መንገድ ሊሆን ይችላል። የመጀመሪያው ባህላዊ መንገድን በመጠቀም ነው ድንጋይን እና በድንጋይን በድንጋይ እንትን በማለት በማፈጋፈግ ያንን የሚደረግ ነው። እና እሱ እጅግ በጣም ባህላዊ የሆነ ነገር ነው። በአሁኑ ጊዜም ያው አልፎ አልፎ ሊኖር ስብ ይችላል። ነገር ግን ያን ያክል በሰፊው የምንጠቀምበት አይደለም ማለት ነው። እና ይሄንን አልችልም ሞክሬውም አላውቅም ግን ሲደረግ አይቼ አውቃለሁ ሞክሬውም አላውቅም አልችልምም ማለት ነው። ሁለተኛው በዘመናዊ መንገድ እና በማሽን የሚፈጨው አይነት ነው እሱንም ሞክሬው አላውቅም ወይንም ሰርቼ አላውቅም ማለት ነው። ግን ሲደረግ አይቼ አውቃለሁ ብሞክረው የሚከብደኝ አይመስለኝም እና ይሄኛው መንገድ በጣም አሪፍ ይመስለኛል። በአሁኑ ወቅት ያው እጅግ የተሻሻለ ስለሆነ ዘመናዊም ስለሆነ የሰውን ጉልበት በማሳረፍ ጥሩ ይመስለኛል ይሄኛው ማለት ነው። ግን እኔ ሁለቶቹንም ሞክሬያቸው አላውቅም ሰርችም አላውቅም ማለት ነው። በሁለቱም ምንም ለኔ አዲስ ባይሆንም ግን በመሞከር ደረጃ ሰርቻቸው አላውቅም።

አዎ የድርጅት ዝግጅቶችን በአብዛኛው እሳተፋለሁኝ ስብሰባዎች ሊሆኑ ይችላሉ ስልጠናዎች እንዲሁም ልምድ ውለውጦች ሊሆኑ ይችላሉ እና በእነሱም አብዛኛውን ጊዜ እሳተፋለሁ ማለት ነው። ይሄም ለአንደኛ ልምድ ለመለዋወጥ። እንደዚሁም ትምህርታዊ ስልጠናዎች ካሉ እነዛን ስልጠናዎች ወስዶ በእኔ ስራ ላይ እነዛን በመተግበር እና ውጤታማ ለመሆን እንዲሁም ድርጅቱን የሚያሻሽል ነገር ከሆነ ወይንም ከሌላ ድርጅት ጋራ ትብብር ለመፍጠር እና በጋራ ለመስራት በሚከናወንበት ሰዓት በነዚህ በነዚህ ዝግጅቶች ላይ እሳተፋለሁኝ። አንዳንድ ደግሞ እውቅና ያ የሚሰጡ ዝግጅቶች ሊኖሩ ይችላሉ እነዛ ዝግጅቶች እውቅና ለማግኘት እና ለሌላ ስራ ተግባራዊ ለማድረግ በእነዚህ በእነዚህ ምክንያቶች። የድርጅት ዝግጅቶችን ለመሳተፍ እሞክራለሁ ማለት ነው

አዎ ብዙ ሰነዶችን አዘጋጃለሁ አብዛኛውንም ማዛጋጃቸው ሰነዶች የትምህርት ሰነዶች ናቸው። እነዚህም ለመማር ወይንም ለፈተና የሚያዘጋጁ ሰነዶች ናቸው ማለት ነው። እና በጣም ጠቃሚ የሆኑ ሰነዶች ናቸው። እነዚህን ሰነዶች በማዘጋጀት አንደኛ ለራሴ በማንበብ እጠቀምባቸዋለሁኝ እውቀት ለማስፋት ያለኝን እውቃቴን እንደገና ለመመርመርም እጠቀማቸዋለሁ ማለት ነው። ሌላኛው ደግሞ ለሌሎች ሰዎች በመስተላለፍ በመላክ እነሱን እንድጠቀሙ አደርጋለሁ። ሌላኛው እና የመጨረሻው በሽያጭ መልኩ እነዚያን ዝግጅቶች አቀርባ አዘጋጃቸዋለሁ ማለት ነው።

አሁን ባለንበት የቴክኖሎጂ ዘመን ዜና ማግኘት በጣም ቀላል ነው። ዋናው ነገር ግን ዜና ማግኘት ሳይሆን ታማኝ ነው ወይ የሚለውን ዜና? መመርመር እንጂ ዜና ማግኘት በጣም ቀላል ነገር ነው። ምክንያቱም አሁን ያለነው የቴክኖሎጂ ዘመን ነው። ዜና በቀላሉ መላላክ ይቻላል ማየት መቀበልም መላክም ስለሚቻል ይሄ ነገር ደግሞ በቀላል ተደራሽነቱን ያሰፋዋል ማለት ነው። እኔ በዋናነት የምጠቀማቸው እንዴ ቴሌግራም ያሉ የማህበራዊ መገናኛ ዘዴዎች ፌስቡክ ዩቲዩብ እንዲሁም ቲክቶክ ማለት ነው አጣጭር ቪዲዮዎች የሚለቀቁበት ማለት ነው። እና እኔ በአብዛኛው ታማኝ የሆኑ ቻናሎች አሉኝ በእነዚህ ማህበራዊ ሚዲያዎች ውስጥ። ቴሌግራም ላይ በዋናነት አሉኝ የትኛውንም ዜና በሱ እከታተላለሁኝ ቪዲዮአቸው ደግሞ የተያዘ ከሆነ ከዩቲዩብ ላይ እወስዳለሁ የነሱን ሰፋ ያለ ቪዲዮ ካለው ማለት ነው። እና በነዚህ ማህበራዊ ሚዲያዎች ለኔ በጣም ተመራጭ ስለሆኑ ዜናዎችን ከእነዚህ ነው በአብዛኛው የማገኘው

የጎረቤቶችን ድምጽ እሰማለሁ አሁን እሱ አስፈላጊ ነገር ነው። አብሮ ለመኖሩ ሲባል የነሱንም የኔንም ደህንነት ለመጠበቅ ሲባል የነሱን ድምጽ ውዴታም ሳይሆን ወደ ግደታም የሚያደላ ይመስለኛል። ምክንያቱም የሰው ልጅ ብቻውን መኖር አይችልም። የሰው ልጅ አብሮ ነው የሚኖረው። ጎረቤት ማለት በጣም እ ቅርብ ናቸው። በችግር ጊዜላይ ሊደርሱ የሚችሉት እነሱ ናቸው። የሆነ ነገር ቢያጋጥም በማህበራዊ ኖሮም በሁሉም ነገር አብረን ስለማንለያይ ማለት ነው። እና በዚህ ጊዜ እነሱን ማዳመጥ አስፈላጊ ነገር ነው ብዬ አስባለሁ። ለዛም ነው እኔም እነሱን የምሰማው። እኔም እነሱን ከሰማኋቸው እነሱም የኔን ድምጽ ደግሞ ይሰሙኛል ማለት ነው። እ ስለዚህ በመነጋገር እና በመሰማማት በመደማመጥ አብረን ለመኖር እ ያስችለናል ማለት ነው። እና ይሄ በጣም ጥሩ ነገር ነው። የሰው ልጅ ሀሳቡን መለዋወጥ የሚችል ፍጡር ነው። ስለሆነም ይሄን ደግሞ ሚሆነው መደማመጥ ግደታ ነው ማለት ነው። ካልሆነ ግንኙነትን ያሻክራል አብሮነትንም ያሻክራል ያጎድላል ማለት ነው። አብሮነት ደግሞ ያስፈልጋል በተለይ ከቅርብ ከሚኖሩ ጎረቤቶች ጋር ማለት ነው። በምንም ይሁን በምንም እ ሊገኙ ይችላሉ በሀዘንም ጊዜ በደስታም ጊዜ አብረውህ ሊሆኑ የሚችሉት ጎረቤቶቻችን ናቸው ማለት ነው። ስለዚህ እነሱም ደግሞ ማስከፋት እነሱን አለማድመጥ የእነሱን ሰላም እንዳያገኙ ማድረግ እ ዞሮ ተመልሶ እኛ ሰላም እንዳናገኝ ሊያደርገን ስለሚችል ይህን ነገር ለመጠንቀቅ ሲባል። እነሱን አደምጣለሁ ማለት ነው

የቀን መቁጠሪያ አወ እጠቀማለሁ ስልኬ ላይ የጊዜ ሰሌዳ አለኝ እያንዳንዷን ቀን እቆጥራታለሁ ማለት ነው። ያው ጊዜ ለኛ በጣም አስፈላጊ ነገር እስከሆነ ድረስ ያው አንዳንድ ሰዎች ጊዜ ህይወት ነው እስከማለት ደርሰዋል ያም ደግሞ ያሉበት ምክንያት ምንድነው? ጊዜ ካለፈ አይገኝም ያው ህይወት ካለፈ እንደዚህ አይመለስም። የሰው ልጅ ህይወት ካለፈ ሄደ ነው። ስለዚህ ጊዜም እንደዛ ነው ትላንት ያለፈንን ጊዜ ዛሬ ማግኘት አንችልም። እና ስለዚህ ጊዜ ህይወት ነው የሚባል ነገር አለ ትክክልም ነው ብዬ አስባለሁኝ። አባባሉ እና ስለዚህ የየቀን መቁጠሪያ እጠቀማለሁ ማለት ነው። ያንን በምጠቀምም ጊዜ ጊዜን በአግባቡ እንድጠቀም ጊዜን እንዳላባክን ይረዳኛል ማለት ነው። ስለዚህ ስልኬ ላይ ያለኝ የቀን መቁጠሪያ እያንዳንዷን ቀን እቆጥራለሁ ማለት ነው። እያንዳንዷን ታይም በዛ አውቃታለሁ አለው ማለት ነው። ስለዚህ የተለያዩ በዓሎችንም ለማከናወን የቀን መቁጠሪያ ያስፈልጋል ማለት ነው። እናም እኔም ተጠቃሚ ነኝ ማለት ነው። የቀን መውጠሪያ

እመለከታለሁኝ በመስመር ላይ አብዛኛውን ጊዜ እመለከታለሁ ማለት ነው። አስፈላጊ ከሆነና በዛ ወቅት ወይም በዛን ጊዜ ቀጥታ ማየት ያለብኝ ነገር ከሆነ። በመስመር ላይ ያለው ወይም እመለከታለሁ። ያም ቃል ሆነ ደግሞ ታይም ካላገኘሁኝ ያንን። አስቀምጬ በመውደድ አስቀምጬ ከመስመር ውጪ ጊዜ በማገኝበትና በምረጋጋበት ሰዓት ወይንም ጫጫታ ቦታ ከሆነ ያንን ቪዲዮ ያወረድኩበት። ቦታ አስቀምጬ ስልኬ ላይ ከዛ ፍሪ በምሆንበት ነፃ በምሆንበት ሰዓት እና ነጻነት በማገኝበት ሰዓት። ያንን ቪዲዮ ለመጠቀም ለማየት ወይንም ለመመልከት እሞክራለሁ ማለት ነው።

እንደ አጋጣሚ ወይንም እንዳለመታደል ሆኖ መንዳት ብዙ አልችልም። መንዳት የምችለው ሞተር ሳይክል እና ባይስክል ብቻ ነው በእነሱ ላይ ነው እስካሁን ሙከራ ያለኝ ሌላ መንዳት አልችልም ስልጠናም ሞከሬ አላውቅም የመሰልጠኑም እድል አላገኘሁም ማለት ነው። ወደፊት ግን ሀሳብ አለኝ ለእሱ መንዳት እፈልጋለሁ ወይንም የመኪና ባልተቤትም መሆንእፈልጋለሁ ማለት ነው። ስለዚህ ደግሞ መንዳት መቻል ግዴታየ ይሆናል ማለት ነው። ያኔ እና ደስ የሚል የምወደው ሙያ ነው ቢሆንም እስካሁን ባለመቻሌ ይቆጨኛል

አብዛኛውን ጊዜ አሰላሳይ ነኝ ብል ማጋነን አይሆንም ብዬ አስባለሁ ምክንያቱም ስለ አንዳንድ ነገሮች አሰላስላለሁ እመራመራለሁ ማለት ነው። ለምሳሌ ስለ ሃይማኖት ነገር ሃይማኖት ምንድነው? ፈጣሪ ምንድነው? አለምን እቺን አለም የፈጠራት ፈጣሪ በሚለው ነገር እሱ እሱ በጣም ማሰላሰል እወዳለሁ። ሃይማኖቶች አንዱ ከአንዱ እንዴት ተለየ? የአንዱ ከአንዱ ጋር ያለው ልዩነት ምንድነው? እንደዚህስ እንዴት ሊሆን ቻለ? ሁሉንም አንድ ፈጣሪ ከፈጠራቸው ሃይማኖቶች እንዴት ተለያዩ በሚለው አሰላስለሁ። ሌላኛው ደግሞ የሰው ልጆች ባህሪ ነው አንዳንድ ሰው በጣም ሩህሩህ ይሆናል ለሰው አንዳንዱ ክፍ ይሆናል አንዳንዱ የሰውን ልጅ ህይወት ሲያተርፍ ሌላኛው ደግሞ የሰው ልጅ ህይወት ይገድላታል ማለት ነው። እንደውም አሰቃቂ መሳሪያዎችን በመስራት ሌላኛው ደግሞ አንዳንድ ሀገሮች አሉ በሀገር ደረጃ ተይዞ የሰውን ልጅ ለመጨረስ የሚያስችል ትላልቅ መሳሪያዎች ይሰራሉ። እነዚህ መሳሪያዎች ራሱ ለምንድነው የሚሰሩት የሰው ልጅ ለማጥፋት ሰው ራሱን የሚያጠፋበትን መሳሪያ እንዴት ይሰራል? በሚለው ነገር በእነዚህ ነገሮች ላይ በጣም አሰላስላለሁኝ ማለት ነው። አንዳንድ ጊዜ ስለራሴም ባህሌ ስለሁሉም ነገር ስለ አብዛኛው ነገሮችን አሰላሳይ ነኝ ብዬ አስባለሁ። ስለዚህ አሰናስላለሁ ማለት ነው

አዎ በደ አካባቢ ዲልዲያ ዲልዲያ አለ። ሁለት ለምሳሌ ያክል እንኳን ሁለት አለቀ ድልድዮች አሉ። ሁለቱም ከእኔ አካባቢ አንደኛው በስተምስራቅ በኩል ነው ሌላኛው ደግሞ በስተመራ በኩል ሲሆን። ሁለቱም የሚገርመው ነገር ወንዞቹ ከአንድ ተራራ ከፍ ካለ ተራራማ ቦታ የሚነሱ ነው። ስለዚህ አንዱ በስተምዕራብ በኩል ወደ ደቡብ ይሄዳል ሌላኛውም በስተምስራቅ በኩል ወደ ደቡብ የሚሄድ ወንዞች ናቸው እነዚህ ወንዞች ታላላቅ ስለሆኑ። ተሽከርካሪዎችን ወይንም ሰዎችንም በክረምት ጊዜ ወይም ዝናብ በሚዘንብበት ጊዜ ወንዙ ስለማያሻግር እነሱ ለማሻገር የተሰሩ ሁለት ድልድዮች ናቸውና እነዚህን ዲልዲዎች መጥቀስ እወዳለሁ ማለት ነው። በእኔ አካባቢ ያሉትን

አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁኝ ከእነሱ ጋር ጥሩ ግንኙነት መኖሩ ለኔ በጣም ጠቃሚ ነገር ነው። አንደኛ ድርጅታችን ስኬታማነት እና ውጤታማነት ሲባል የኛ ጥሩ በግንኙነት ለስራው ቅልጥፍና። በዛ ድርጅት ለሚገለገሉ ደንበኞቻችንም ጥሩ የሆነ የፍቅር ስሜት ያለው ጥሩ ስሜት ያለው ድርጅት እንዲሆን ያስችለዋል። ለግልም ደግሞ ጥሩ ነው። ከሰራተኞች ጋር ጥሩ ግንኙነት መኖሩ የሆነ ችግር በሚያጋጥም በቦታ ያንን የግል ችግር አብሮ መካፈል ያስችላል ማለት ነው። እና ጥሩ ግንኙነት መኖሩ በጣም አስፈላጊና ጠቃሚ ነው ብዬ አስባለሁ። እኔም ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ።

አዎ ማህበራዊ ሚዲያ እጠቀማለሁ። ያው በአሁኑ ጊዜ በጣም እሱ አስፈላጊ ነገርም ስለሆነ የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ ማለት ነው። ለትምህርታዊ ዜናዎችን ለማግኘት ቴክኖሎጂ ነክ የሆኑ ነገሮችን እነሱን ለማየት ስለ ሀገሬም ሁኔታ ፥ስለ አለምም ሁኔታ ለመከታተል ሲባል እነሱን እጠቀማለሁ። ያው የተለያዩ ማህበራዊ ሚዲያዎች አሉ። የሚያሳዝነው ነገር ግን በአብዛኞቹ ትንሽ ያልተገባ የሆነ ወይንም ሚዲያው የሚጠይቀውን ህግና ድንብ ያለመከተል ሁኔታዎች አሉ እነሱን የመምረጥ ግደታ ያው የኔ ቢሆንም እና እነሱን መርጬ አሪፍ አሪፍ የምከተላቸው ሚዲያዎች አሉኝ። ለነሱም ማመስገን እፈልጋለሁ ለእኛ የሚጠቅም ነገር ስለሚያስተላልፉ ማለት ነው።

በአሁኑ ጊዜ ሶስት ቋንቋዎችን እችላለሁ ማለት ነው። እያዳበርኳቸውም ያሉ ቋንቋዎች አሉ ግን የምችላቸው ቋንቋዎች አምሃሪክ ቋንቋ ሲኔቲቭ ቋንቋዬ ነው። ያፍ መፍቻ ቋንቋዬ ወይም እናት ቋንቋ የሚባል ነው የሚባለው ቋንቋ ነው። እሱ ያው ከህፃንነት ጀምሮ በሱ ነው አፍ የፈታሁት የምናገረው ማለት ነው። ሌሎች ሁለቱ በትምህርት ያገኟቸው ናቸው ሁለተኛው እንግሊዘኛ ነው። እንግሊዘኛ ቋንቋ ያው በትምህርት ነው ያዳበርኩት እሱንም ያው ፍሎንትሊ ባይባልም የተወሰነ እችላለሁ ማለት ነው። በደንብ ለመግባባት የሚያስችለኝን ያክል በዛ ደረጃ እንግሊዘኛ ቋንቋዎችን ቋንቋን እችላለሁ ማለት ነው። ሶስተኛው ደግሞ አረቢክ ቋንቋ ነው አረቢክ ቋንቋም በተወሰነ መልኩ የመረዳት ችሎታ አለኝ ማለት ነው። እና በአጠቃላይ እነዚህን ሶስት ቋንቋዎች እችላለሁኝ ማለት ነው

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? ያው እንደሚታወቀው ቴክኖሎጂ ብዙ ጥቅሞች አሉት በዛውም ልክ ደግሞ ጉዳቶች ወይንም ችግሮች ይኖሩታል ማለት ነው። በተለይ ያለ እውቀት ከሆነ ወይንም ያለ ችሎታ ከሆነ የምንጠቀመው በዛን ሰዓት የተለያዩ እክሎች ወይም ችግሮች ሊያጋጥሙኝ ይችላሉ። መጀመሪያ ችግሮቹን ነው የምተነትነው። ምንድነው ችግሩ? የችግሩ መንስኤ? ምን ሊሆን ይችላል? ምን አይነት ነው ችግሩ የሚለውን ከተነካው በኋላ የመፍትሄ ሀሳብ አፈላለጋለሁኝ። ይህ ችግር በእኔ ሊፈታ ይችላል ወይነስ? ከእኔ አቅም በላይ ነው። ይሄ ቴክኖሎጂ ችግር የሚለውን ለመለየት እሞክራለሁ። እሱን ከለየው በኋላ በእኔ አቅም ከሆነ እሰየው ራሴ ለመፍታት እሞክራለሁ ችግሩን ተንትኘ ማለት ነው። በእኔ አቅም መፈታት የማይችል ከሆነ ይሄ ችግር ወዴ ተሻሉ ከእኔ ወደተሻሉ ችግሩን በደንብ ሊፈቱት የሚችሉ ወደሚያውቁ ሰዎች ችግሩን ወደ እነሱ በመውሰድ እነሱ እንዲፈቱልኝ እና እንዲያስተካክሉልኝ አደርጋለሁ ማለት ነው